ሳንድል ትለብሳለህ የሚለው ይመስለኛል እኔ እንደተረዳሁት ከሆነ ሳንድል ማለት የእንግሊዘኛ ቃል ነው። ይሄን ማለት ደግሞ ነጠላ ጫማ ለማለት ይመስለኛል እና። ጠላት ጫማ መልበስ ደግሞ በዚህ እየተለመደ ድርጊት ነው። ምክንያቱም ደግሞ ብዙን ጊዜ ያው እዚህ በተለይም ደግሞ አፍሪካ ውስጥ ኢትዮጵያ ውስጥ በምንኖርበት ሰዓት ላይ አካባቢያችንን ሞቃት ነው እና በዚህ የተነሳ ደግሞ በነጠላ ጫማ ወይም ደግሞ በሳንደል መጓዝ የተለመደ ሆኗል። እናም በዚህም የተነሳ ሳንደል መልበስ ጥቅምም ጉዳትም አለው። ከጥቅሞቹ መሃል ስናየው ልክ እንደ ቅድም እዚህ በፊት በጠቀስኩተይ ሞቃት በሚሆንበት ሰዓት ላይ አየር ለማግኘት ለግራችን ምቾት ሲባል ነጠላ ጫማ መልበስ የተለመደ ይሆናል። ነገር ግን ጉዳትም አለው። ጉዳቱ ምንድነው ብለን ካየነው ዘርዘር አድርገን ለማየት እንሞክራለን። እና ስንዘረዝረው ወይም ለማየት ስንሞክር ነጠላ ጫማ ጉዳቱ። ለምሳሌ ሽፍን ጫማ ከመልበስ ይልቅ ነጠላ ጫማ መልበስ የሚያዘወትር ሰው በተለያዩ በሽታዎች የመጠቃት እድሉ ከፍተኛ ነው። እና ለምሳሌ በባክቴሪያ በመንጠቆት እንዲሁም ደግሞ በጃርዲያ ምናምን የሚባሉ ተስቦ በሽታዎች ሊጠቃ ይችላል። ስለዚህ ነጠላ ጫማ መልበስ የራሱን የሆነ ጉዳትም አለው ጥቅምም አለው። እና ነጠላ ጫማ በምንለብስበት ሰዓት ወይም ሳንደል በምንለብስበት ሰዓት ራሳችንን ለእነዚህ ችግሮች ተጋፋጭ ወይም ደግሞ ዝግጁ ማድረግ መቻል አለብን። እና ምን ለማለት ፈልጌ ነው ነጠላ ጫማ መልበስ የራሱን የቻለ ጥቅምም ጉዳትም ያለው ነገር ነው። እና ነጠላ ጫማ ትለብሳለህ ወይ ለሚለው ጥያቄ? በአጠቃላይ ጠቅለል አድርገን ስናየው አዎ እለብሳለሁ ምክንያቱም ደግሞ ለተለት የምናደርገውን ድርጊት ስለሆነ ማለት ነው

የምትወደው አትክልት ምንድነው? የሚለውን ጥያቄ ቀለል ያለ ጥያቄ ነው ለመመለስ እናም ከዚህም ጋር ስናያይዘው አትክልት ማለት መጀመሪያ አትክልት ማለት ምንነቱን ማወቅ መቻል አለብን። አትክልት ማለት የእጽዋት አይነት ሆኖ ነገር ግን ለምግብነት የሚያውል አይነት። የእጽዋት አይነት ነው እናም ከዚህም ጋር ስናየው አትክልት ማለት የተለያዩ አይነት አትክልቶች አሉ የጓሮ አትክልት አለ እንዲሁም ደግሞ በዱር ላይ ሊመረት ወይም ሊሰራ የሚችል አትክልት አለ። እና ብዙን ግዜ አትክልት ብለን ስንጠራው ለምግብነት ሚውል ነው ስለዚ አትክልትን እንደዚ አርገን መመልከት እንችላለን ጥቅሞች አሉት። ጉዳቶች አሉት ለምሳሌ ጥቅሞቹ ጋ ስንጀምር ዘር ዘር ስናደርገው ጥቅሞቹ አንደኛ ለጤንነት ነው ለተለያዩ በሽታዎች። ጤንኛ እንድንሆን ያደርገናል እንዲሁም ደሞ ለተለት ጉርሳችን ለመኖር ይጠቅመናል። እንዲሁም ሌሎች ደሞ የእጽዋት አይነት ነው እናም ከዚህም ጋር ስናየው አትክልት ማለት የተለያዩ አይነት አትክልቶች። አሉ የጓሮ አትክልት አለ እንዲሁም ደግሞ በዱር ላይ ሊመረት ወይም ሊሰራ የሚችል አትክልት አለ። እና ብዙን ጊዜ አትክልት ብለን ስንጠራው ለምግብነት ጣዕም የሚውለውን ነው። ስለዚህ አትክልት በተለያዩ ባክቴሪያዎች በሚለከፍበት ሰዓት ወይም በሚያዝበት ሰዓት ለምሳሌ የተለያዩ በረሮዎች ትሎች ምናምን ሊያጠቁት ይችላሉ እና በዚህ ሰዓት ለተለያዩ በሽታዎች ደግሞ ሊያጋልጠን ይችላል። ስለዚህ አትክልትን ስንመገብ ጠንቃቃ ሆነን ወይም ንጽህናውን ጠብቀን ብንመገበው የተሻለ ጥሩ ሊሆን ይችላል። ስለዚህ አትክልት ይሄን ይመስላል እና የምወደው አትክልት ደግሞ ሰላጣ ወይም ደሞ ለመዘርዘር ስንሞክር ያትክልት አይነቶችን ሰላጣ ቆስጣ ጎመን እንዲሁም አቮካዶ ምናምን ሊባል ይችላል። እና የምወደው አይነት አትክልት ምንድነው? የሚባለው ከሆነ በአጠቃላይ ስናየው እኔ የምወደው አትክልት ሰላጣ እወዳለው።

ዋይፋይ ትጠቀማለህ? አዎ እጠቀማለሁ ምክንያቱም ደግሞ ኢንተርኔት በአሁኑ ሰዓት ኢንተርኔት በጣም አስፈላጊ ነገር ነው። ኢቭን እንኳን አሁን ላይ ይሄን ለማድረግ በምንሞክርበት ሰዓት ወይም ይሄን ስራ አሁን እየሰራሁ ባለሁበት ሰዓት ላይ ኢንተርኔት አስፈላጊ ነገር ሆኖ ተገኝቷል። እና ኢንተርኔት ለምሳሌ ከኢትዮ ቴሌኮም ወይም ደግሞ ከቴሌ የተለያዩ የጥቅል አማራጮች ኢንተርኔት ለማስጠቀም ሊገኙ ይችላሉ። ነገር ግን ዋጋቸው ውድ ከመሆኑ የተነሳ ዋይፋዬን መጠቀም መቻል ወይም ደግሞ ዋይፋይ መጠቀም ሳይመረጥ አይቀርም። እና ዋይፋይ መጠቀም የራሱ የሆነ ጉዳትም ጥቅምም አለው። ከጉዳቱ ስንጀምር ደግሞ አንደኛ ሰአታችንን ያባክንብናል ለምሳሌ ዋይፋይ ላይ ብዙን ጊዜ ጊዜያችንን ልናሳልፍ እንችላለን እና የስራ ሰአታችንን በአግባቡ ላንጠቀም እንችላለን። ጥቅሙ ግን የሚያመዝን ይሆናል። ለምሳሌ ከጥቅሙ የተወሰኑትን ያህል ለማየት ሲባል ዋይፋይ ወይም ደግሞ ዋይፋይ አንድ የኢንተርኔት አካል ነው እና ኢንተርኔት ደግሞ ከዚህ በፊት እንዳልኩት ብዙ አይነት ስራዎችን እንሰራበታለን። ከጉዳቱ አንፃር ማለት ነው። እና ጥቅሙ ይሄ ነው። ስራዎችን እንሰራበታለን ለምሳሌ የዲጂታል ስራዎችን ልንሰራበት እንችላለን እና የገቢ ምንጭ በመሆንም ያገለግላል። ስለዚህ ዋይፋይ ጥቅሙ ይሄን ይመስላል። እና ዋይፋይ ትጠቀማለህ ወይ ለሚለው ጥያቄ? ጠቅለል አድርጄ ለመናገር ያህል ዋይፋይ አዎ እጠቀማለሁ እኔ ብቻ ሳልሆንም አብዛኛው የሀገራችን ክፍል ያለ ሰው ዋይፋይ ይጠቀማል

"የእቃ ቁጥጥር ታደርጋለህ?" አዎ አደርጋለሁ። ምክንያቱም ደግሞ የእቃ ቁጥጥር ማድረግ በጣም አስፈላጊ ነው። የእቃ ቁጥጥር ካላደረግን እቃ ሊጠፋብን ይችላል፣ ሊበላሽብን ይችላል፣ እንዲሁም ደግሞ በተለያዩ አካላት ላይ ወይም በተለያዩ ሰዎች እንዲሁም በይበልጥ ደግሞ በህፃናት ላይ ጉዳት ሊያደርስ ይችላል። ስለዚህ የእቃ ቁጥጥር ማድረግ አስፈላጊ ነው ብዬ አስባለሁ፤ እና የእቃ ቁጥጥር ማድረግ የራሱን የሆነ ተግባራት ሊኖሩት ይችላሉ፤ እና ከተግባራቱ መሃል ደግሞ ጉዳትም ይኖራቸዋል ጥቅምም ሊኖረው ይችላል እቃውን ቁጥጥር በምናደርግበት ሰዓት ማለት ነው፤ እና ቁጥጥር በምናደርግበት ሰዓት አንደኛ የሆነን እቃ በስርዓት ደርድሮ ማስቀመጥ ሊሆን ይችላል፤ እንዲሁም ደግሞ የተለያዩ ቦታዎች ላይ በአግባቡ ማስቀመጥ ሊሆን ይችላል፤ እና ይሄ የራሱን የሆነ ጥቅም እና ጉዳት አለው ከጥቅሙ ስንጀምር ጥቅሙ ምንድነው ብለን ካየነው አንደኛ እቃችንን በአግባቡ እንድንጠቀም ያደርገናል። ሰዓታችን የስራ ሰአታችንን በአግባቡ እንድንጠቀም ያደርጋል። በተጨማሪ ደግሞ ስራችንን እንድናፋጥን ያደርገናል እና ከዚህም ጋር ስናየው ደግሞ ጉዳትም አለው ብዬ አስባለሁ። ለምሳሌ የእቃ ቁጥጥር በምናደርግበት ሰዓት ህፃናት ወይም ደግሞ የማያውቅ ሰው የቃውን ቁጥጥር ሊያደርግ አይችልም ማድረግም የለበትም፤ እና በዚህን ጊዜ በህፃናት ላይ ወይም ደግሞ ያላዋቂ ሰዎች ላይ ጉዳት ሊያደርስ ይችላል። እንደ ምሳሌ ስናየው ለምሳሌ የሆነ ሰው ወይም የአንድ ግንባታ ሰራተኛ መጋዝ አለ መዶሻ አለ እና እነዚህ በጥንቃቄ ካልተቀመጡ በሰዎች ላይ ጉዳት ሊያደርሱ ይችላሉ። ስለዚህ እነዚህን እቃዎች በጥንቃቄ ማስቀመጥ ወይም ቁጥጥር ማድረግ አስፈላጊ ነው ብዬ አስባለሁ፤ እና "የእቃ ቁጥጥር ታደርጋለህ የሚለው?" አዎ አደርጋለሁ።

የስራ ምግባር ታከብራለህ? የስራ ምግባር እኔ ብቻ ሳይሆን ማከብረው ብዙ ሰዎች ያከብሩታል እና በዚህን ሰዓት። የስራ ሁኔታን እንዲመቻችልን ማድረግ እንችላለን የገቢ ምንጫችንን በቀላሉ እንድናገኝ ሊረዳን ይችላል እና የስራ ምግባር ማክበር በጣም አስፈላጊ ነው ብዬ አስባለሁ። እና ከዚህም በተጨማሪ ደግሞ የስራ ምግባር ብለን ምንጠራው ምንድነው? ብለን ማየት መቻል አለብን። ምክንያቱም ደግሞ የራሱን የሆነ ምንነት እና ማንነት ስላለው ማለት ነው። እና የስራ ምግባር ማለት በስራ ላይ ወይም ስራ በምንሰራበት ሰዓት ላይ ልናካሂደው ምንችለው ስርዓት እንደማለት ነው። ይሄ ማለት ፀባይ ሊሆን ይችላል ከሰዎች ጋር ወይም ከስራ ባልደረቦች ጋር ከጓደኛ ጋር አለመጣላት ሊሆን ይችላል። ችግሮችን በአግባቡ አለመፍታት ሊሆን ይችላል። እና ይሄ የስራ ስነምግባር አለማጣት ማጣት ነው የሚባለው እና። ስራ ጋር ደግሞ ባልደረቦቻቸው የስራ ጓደኞቻቸው ጋር እንዲሁም ቤተሰቦቻቸው ጋር ግንኙነታቸው ጥሩ የሆኑ ሰዎች አሉ። እነዚህ ደግሞ የስራ ስነምግባር የተላበሱ ሰዎች ብለን ልንጠራቸው እንችላለን። እና የስራ ስነ ምግባርን ጠቅለል አድርገን ስናየው። በስራ ቦታ ላይ ልናደርገው ምንችለው ድርጊት እንደማለት ነው ወይም ስርዓት ብለን ማየት እንችላለን። እና ጠቅልል አድርገን ለመየት ስንሞክር የስራ ስነ ምግባር ታከብራለህ ወይ የሚለው ጥያዬ? አዎ አከብራለሁ ነገር ግን እኔ ብቻ ሳይሆን አብዛኛው ሰራተኛው ማህበረሰብ የስራ ምግባርም ማክበር አለበት ብዬ አስባለሁ። እናም ይሄ ነው ጠቃሚ ሊሆነው ሚችል

ምን አይነት የሙቀት መጠን ትመርጣለህ? እኔ የምመርጠው ሙቀት አይነት ይሄንታል ብዬ መግለጽ ባልችልም ነገር ግን የራሱን የሆነ የኔ የሚመቸኝ የሙቀት መጠን አለ። እና አሁን ያለሁበት ወይም ደግሞ በባህርዳር ከተማ ላይ አሁን ባለውበት ሰዓት ላይ ይህንታህል በጣም ቀዝቃዛ የሚባልም አይደለም በጣም ሞቃት የሚባልም አይደለም። ለምሳሌ በአማካይ ብለን ስናየው ይሄ የሙቀት መጠን ምን ያህል ነው ብለን መገመት በጣም ቀላል ነው። እና ለምሳሌ አንድ ዲግሪ ሴንቲግሬድ ብለን ልንጠራው እንችላለን በጧት በጧት ላይ ማታ ማታ ላይ አንድ ዲግሪ ሴንቲግሬድ ቀን ላይ ደግሞ ሃያ እስከ ሰላሳ ዲግሪ ሴንቲግሬድ ሊሆን ይችላል። እና ይሄ ደግሞ በጣም ተመጣጣኝ ነው ብዬ አስባለሁ ምክንያቱም አሁን ህዝቡ ተመቻችቶት እየኖረ ስለሆነ ማለት ነው። እና የሙቀት አይነቱ ይሄን ይመስላል እና እኔ የምመርጠው የሙቀት አይነት ደግሞ። ይሄን ታልቀዝቃዛ ነው የሚባልም ሞቃት ነው የሚባልም አይነት የሞቃት ወይም የሙቀት መጠን የማይባል መሆን መቻል አለበት። ለምሳሌ ሞቃት ነው ልንለው አንችል ቀዝቃዛ ነው ልንለውም አንችል መጠነኛ ወይም ደግሞ። ከወራቶች ወይም ደግሞ ከአካባቢው ገጽታ ጋር ስንየው ለምሳሌ ደጋ የሚባል አለ ወይና ደጋ የሚባል ይባላል። ውርጭም ይባላል በረሃም ይባላል ቆላም ይባላል እና እዚህ አካባቢ ልክ እነዚህ አይነት የቦታ ሁኔታዎች አሉ። እና ጥሩ የሚባለው የአየር ሁኔታ ያለው ደጋ ላይ እና ወይና ደጋ ላይ ነው እነዚህ ለኑሮ ምቹ ናቸው። ስለዚህ ሌሎች ደግሞ ለማየት ስንፈልግ ውርጭ ማለት እንደ ስሙም ቅዝቅዝ እንደማለት ነው እና ለሰው ልጅ ምቾት አይሰጥም። ቆላና በረሃም ልክ በቃ ሞቃት የሚባሉ ስለሆኑ ላዝእርት ላዝመራ እህል ሰብል ለመብቀል ምቹ አይደሉም። እና እነዚህ ደግሞ ለሰው ልጅ ምቹ አይደሉም እና ቅድም እንዳልኩት። ከወራቶች ወይም ደግሞ ከአካባቢው ገጽታ ጋር ስናየው ለምሳሌ ደጋ የሚባል አለ ወይና ደጋ የሚባል ይባላል ውርጭም ይባላል በረሃም ይባላል ቆላም ይባላል። እና እኔ የመርጠው የሙቀት አይነት እንደዚህ

ገመድ መጠቀም ታቃለህ ወይ ለሚለው ጥያቄ? በጣም የሚያስቅ አይነት ጥያቄ ነው ብዬ አስባለሁ ምክንያቱም ደግሞ። ያው ኢትዮጵያ ውስጥ እየኖርን ወይም ደግሞ ሀገራችን ላይ እየኖርን። ገመድ የማይጠቀም አለ ብዬ አላስብም ነገር ግን ያው። በእኛ ሀገር ላይ ብቻ ማለት ሳይሆን በአለም ላይ ብለን መየት እንችላለን እና ገመድ የማይጠቀም ሰው የለም ብዬ አስባለሁ። ስለዚህ እኔም ለዚህ አለም አንድ ስው እስከሆነ ድረስ ገመድ እጠቀማለሁ። እና ገመድ ደግሞ ምጠቀምበት ሁኔታ አለ ምክንያቱም ከሚሰጠኝ ጥቅም አንፃር ነው እኔ ገመድ የምጠቀመው። ገመድ ጥቅም የማይሰጥ ሁኔታ ከሆነ ደግሞ ገመድን አልጠቀምም። ለምሳሌ ገመድ የሚሰጠኝ ጥቅም አለ ለምሳሌ አንድን እቃ። በትክክል ለማስቀመጥ ወይም ለማሰር በምፈልግበት ሰዓት ገመድ ያስፈልገኛል። እና ገመድን ያኔ በአግባቡ እጠቀማለሁ። ይሄ ነገር ግን ጉዳት አለ ለምሳሌ በገመድ ብዙ ሰው ራሱን ያጠፋል። እና የተለያዩ ነገሮችን ያደርጋል። ስለዚህ ገመድም በአግባቡ የማይጠቀምበት ሰው ብዙ አይነት ጉዳት ሊያደርስ ይችላል። ስለዚህ እኔ ከእነዚህ ጥቅሞችና ጉዳቶች አንፃር በማየት ነው ገመድን ምጠቀመው። ስለዚህ ገመድ መጠቀም ታውቃለህ ወይ? አዎ አውቃለሁ ምክንያቱም ደግሞ ያው ቅድም እዚህ በፊት እንዳልኩት። የራሴን የሆነ ጥቅምም አለ የራሴን የሆነ የሚሰጠኝ የጉዳት አለ እና ከዚህ አንፃር አይቼ ነው የምጠቀመው። ሚጠቅመኝ ከሆነ እጠቀማለሁ። ወይም ደግሞ ሚጎዳኝ ከሆነ ደግሞ አልጠቀመውም ማለት ነው

በምንጣፍ ላይ ትቀመጣለህ? በምንጣፍ ላይ የምቀመጥበትም የማልቀመጥበትም ሁኔታ አለ ነገር ግን ከዚህ በፊት አንድ ማስታወስ የምፈልገው ነገር አለ። ለምሳሌ በምንጣፍ ላይ አብዛኛውን ጊዜ እኛ አካባቢ የሚጠቀሙት የሙስሊም ልጆች ናቸው ወይም ሙስሊሞች። እስላም ብለን የምንጠራቸው ቤተ እምነት የሚያመልኩ እነሱም ምንጣፍ ላይ ወይም ደውጃ የሚባል ቦታ ላይ አንጥፈው ነው የሚቀመጡት ምግብም እንዲሁም ደግሞ ዱዋ ወይም ደግሞ ጸሎት የሚያደርጉትም እዛ ላይ በመሆን ነው። እና ይሄን ለማስታወስ ያህል ነው። እና ወደ ርዕሳችን ስንሄድ ምንጣፍ ላይ መቀመጥ ይሄን ታል የተለመደ አይደለም። ምክንያቱም ደግሞ ሶፋ ላይ ወይም ወንበር ላይ ነው የሰው ልጅ የሚቀመጠው እና በምንጣፍ ላይ ልንቀመጥ የምንችልበት አጋጣሚ አለ። ነገር ግን የማንቀመጥበት አጋጣሚም አለ። እና እዚህ ጋር ወደ ተግባር ስንወስደው ምንጣፍ ላይ መቀመጥ ጉዳት አለው ብዬ አላስብም። ጥቅምም ደግሞ አለው ብዬ ብዙም አላስብም። ምክንያቱም ደግሞ ይሄን ያልኩበት ምክንያት ለማስረዳት ስሞክር ምንጣፍ ላይ መቀመጥ ያው ይሄን ታል ጉዳትም አለው ብዬ መናገር አልችልም ጥቅምም አለው ብዬ መናገር አልችልም። ነገር ግን ይበልጥ መናገር የምፈልገው ምንድነው? ጥቅም የለውም ወይም ጉዳት አለው የሚለውን ነገር መናገር እፈልጋለሁ። ለምሳሌ በተቀመጥንበት ሁኔታ ላይ እግራችን ላይ የሆነ እክል ሊፈጠር ይችላል። እና ምንጣፍ ላይ መቀመጥ ጥሩ ነው ብዬ አላስብም ጉዳት አለው። እናም ከዚህም የተነሳ ምንጣፍ ላይ ብዙን ጊዜ አዘውትረን አንቀመጥም። እና በምንጣፍ ላይ ትቀመጣለህ እኔ አልቀመጥም

ዜና በመስመር ላይ ታነባለህ? አዎ አነባለሁ ምክንያቱም ዜና በጣም ጠቃሚ ነገር ነው ለሰው ልጅ አስፈላጊ ነው። ስለዚህ ዜና ማንበብ በጣም ጥሩ ነው ብዬ አስባለሁ ስለዚህ። ዜና በመስመር ላይ ማንበብ። ጥቅም ሊኖረው ይችላል ጉዳትም ሊኖረው ይችላል ግን በዋናነት ከጉዳቱ ስጀምረው። ለምሳሌ በመስመር ላይ በምናነበበት ሰዓት የተለያዩ ተሽከርካሪዎች እንደ ሞተር እንደ ብስክሌት ሌሎች መኪና የጭነት መኪናዎች ምናምን ሊያጋጥሙን ይችላሉ። እና እነሱን ባለማስተዋል የሆነ ጉዳት ሊደርስብን ይችላል። ስለዚህ ዜና በመስመር ላይ ስናነብ መጠንቀቅ መቻል አለብን። ነገር ግን ጥያቄው ላይ ታውቃለህ ወይ ነው ታንብበህ ታውቃለህ? ወይ ስለሚል አዎ አንብቤ አውቃለሁ ነገር ግን ብዙን ጊዜ አላነብም። ምክንያቱም ደግሞ ከዚህ በፊት የጠቀስኳቸው ጉዳቶች አሉ የተሽከርካሪ ጉዳት የመኪና አደጋ ሊደርስ ስለሚችል። ብዙን ጊዜ አልጠቀሙኝም አላልንብም ነገር ግን። ጥቅሙን ደግሞ ማየት ስንችል ለምሳሌ አንድን የሀገር ሁኔታ ለመከታተል ዜና ማንበብ መቻል አለብን ወይም ደግሞ ጋዜጣ ማንበብ መቻል አለብን። እና ይሄን ጥቅሙ ይሄን ይመስላል ስለዚህ። ጋዜጣን በአግባቡ መጠቀም መቻል አለብን ወይም ደግሞ በመስመር ላይ በምን በምንጠቀምበት ሰዓት ላይ ለምሳሌ ጋዜጣ ወይም ዜና ማለት በብዙ ነገር ልናይ እንችላለን በቲክቶክ ፔጅ ሊሆን ይችላል። በጋዜጣ ሊሆን ይችላል እንዲሁም በፌስቡክ በኢንስታግራም በተለያዩ ማህበራዊ ሚዲያዎች ልናገኝ እንችላለን። እና እነዚህን በምንጠቀምበት ሰዓት ላይ የመኪና አደጋን መጠንቀቅ መቻል አለብን። እና ጥቅም የለውም ሳይሆን ጥቅሙን ያው እንዳለ ሆኖ ማለት ነው ጥንቃቄ ማድረግ መቻል አለብን ለማለት ነው። እና ይሄን ለማለት ነው

በመስመር ላይ ሙዚቃ ትሰማለህ? አዎ እሰማለሁ ምክንያቱም ደግሞ ሙዚቃ በጣም አስፈላጊ ነገር ነው ለሰው ልጅ ለመንፈሳዊ እርካታ። እንዲሁ ደግሞ ራስን መንፈስን ለማስደሰት ለተለያዩ ለመዝናናት ሙዚቃ አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ ራሳችንን ከጭንቀት እናጸዳለን ከጭንቀት ራሳችንን እናጸዳን ማለት ደግሞ ራሳችንን ፈታ እናደርጋለን። እና ወደ ስራ በአግባቡ እንድንሰራ ያደርገናል። ስራ ካልሰራን ደግሞ የተለያዩ ችግሮች ልንዳረግ እንችላለን ለምሳሌ። ስራ ካልሰራን የሚመጡ ችግሮች። አንደኛ የገቢ ምንጭ አይኖረንም። ሁለተኛ ደግሞ ራሳችንን አናዝናናም ራሳችንን ማዝናናት ደግሞ መቻል አለብን። ሁለተኛ ደግሞ ራሳችንን በማበሳጨት ጤንነታችንን ላንጠብቅ እንችላለን በዚህ የተነሳ ማለት ነው። እና ሙዚቃ ወይም ደግሞ ራስን ማዝናናት ከዚህ ጋር በጣም የተያያዘ ነው። እና ራሳችንን መጀመሪያ አዝናንትን ወደ ስራ መግባት አለብን። እና ይህንን ደግሞ ማድረግ ያለብን ለምንድነው? ብለን ካየነው። ራሳችንን ለማዝናናት ነው ራሳችንን ካዝናናን ደግሞ ቅድም እንዳልኩት ስራችንን በአግባቡ እንሰራለን። ስራችን በአግባቡ ከሰራን ደግሞ የገቢ ምንጫችን ያድጋል። እንዲሁም ደግሞ የተለያዩ ነገሮች ወይም የስራ እድገት የእድገት ሊኖር ይችላል። ስለዚህ የስራ እድገት ኖረ ማለት ደግሞ ኑሯችን ይቀየራል። እና ከዚህ ከዚህ ጋር በማያያዝ ሙዚቃ መስማት አስፈላጊ ነው ብዬ አስባለሁ። እና በመስመር ላይ ሙዚቃ ትሰማለህ? የሚለው ጠቅላል አድርጌ ስናገር። አዎ እሰማለሁ ምክንያቱም ደግሞ አስፈላጊ ስለሆነ ማለት ነው

ቀልድ ብለን ስንጠራ በውስጣችን የሚመጣውን ነገር አስቂ ንግግሮች ብለን እናስባለን ነገር ግን ቀልድ አስቂኝ ነገር ቢሆንም በውስጡ ግን ብዙ ቁም ነገሮችን የያዘ ነው። ለምሳሌ ያህል ብዙ የውጭም ይሁን ሀገር ውስጥ ቀልደኞች ወይም ደግሞ ቀልድ መናገር የሚችሉ ሰዎች አሉ። እና እነሱን ለመጥቀስ ያህል ለምሳሌ ሚስተር ቢስት ቻርሊ ቻፕሊን እንዲሁም ደግሞ ከሀገር ውስጥ ስናያቸው ደግሞ የተለያዩ አርቲስቶች አሉ እንደነ ፍልፍሉ ደረጃ ሃይሌ ነጻነት ወርቅና አይነት አርቲስቶች ቀልድ መናገር ይችላሉ። ቀልድን ከቁም ነገር ጋር አያይዘው ማለት ነው። እና ቀልድ ዝም ብሎ የሚያስቅ ቃል መናገር ሳይሆን ቀልድን ከቁም ነገር ጋር አያይዞ መናገር አስፈላጊ ነው። ነገር ግን ቀልድ ዝም ብሎ የሚናገር ራሱ ጥቅም የለውም ብዬ ሳይሆን። እነዚህ ይበልጥ መጠናከር አለባቸው ብዬ አስባለሁ። ነገር ግን በሌላ በኩል ስናየው ስንየው ምንም ቁም ነገር ባይኖረው እንኳን ቀልድ ራሱ ጥቅም አለው ብዬ አስባለሁ። ለምሳሌ አንድ የነበረውን ሰው አንድ ቀልደኛ ወይም አዝናኝ ጓደኛውን መጥቶ ሊያዝናናው ይችላል መንፈሱን ሊያረካው ይችላል ሊያድስለት ይችላል እና ወደ ስራ ይገባል የዛኔ ማለት ነው ከጭንቀቱ ወጥቶ ወደ ስራው ይገባል። ስራውን በአግባቡ ይሰራል ማለት ነው። ስለዚህ ቀልድ መናገር በጣም ጥቅም አለው። እናም ቀልድ መናገር ትችላለህ? እኔ ብዙም ባይሆን የተወሰነ እናገራለሁ ነገር ግን ቅድም እንዳልኩት ቁም ነገር ጋር ሲሆን ነው ቀልድ የሚያምረው። እና ቀልድ መናገር በጣም አስፈላጊ ነው ብዬ አስባለሁ። እኔም ደግሞ መናገር እችላለሁ

ቅመማ ቅመም የበዛበት ምግብ ትወዳለህ አሪፍ ጥያቄ ይመስላል ይሄ ምክንያቱም ለመመለስ ቀላል ስለሆነ ማለት ነው እና ይሄ ከሰው ከሰው ፍላጎቱ ይለያያል። ቅመማ ቅመም የበዛበት ምግብ የሚወድ ሰው አለ። እንዲሁም በተጨማሪ ደግሞ ቅመማ ቅመም የበዛበት ምግብ ደግሞ የማይወድ ሰው አለ። ስለዚህ እንደየሰው ሁኔታ እንደየሰው ባህሪ ወይም እንደ ፍላጎቱ ይለያያል ማለት ነው። ስለዚህ ቅመማ ቅመም የበዛበት ምግብ እኔ እወዳለሁ። ምክንያቱም ቅመማ ቅመም በጣም ደስ ስለሚለኝ የሚሰጠኝ ጣዕም በጣም ልዩ ስለሆነ የሚሰጠኝ ስሜቱን በጣም አሪፍ ስለሆነ። ማቅመም የበዛበት ምግብ ይመቸኛል ነገር ግን ከመጠን በላይ እየበዛበት ከሆነ ደግሞ እኔ ብወደውም ግን ጉዳት አለው። ስለዚህ ባይበዛበት እመርጣለሁ። እና ከዚህም በተጨማሪ ደግሞ ስለ ቅመማ ቅመም። የተለያዩ ጥቅሞቹና ጉዳቶችን እንይ ነገር ግን ጉዳቶችን የምናያቸው ቅመማ ቅመሞች በምግብ ላይ በዝተው ወይም ደግሞ ሲበዙ ነው ጉዳቱን የምናየው። እና ጥቅም ቅመም ጥቅም ነው የሚያመዝነው ስለዚህ ከጥቅሞቹ መሃል ደግሞ። አንደኛ ምግብን በአግባቡ እንድንበላ ያደርገናል ምክንያቱም ይገፋፍይ በቃ የምግብ ፍላጎታችንን እንዲጨምር ያደርጋል። ምክንያቱም ጣፋጭ ስለሆነ ማለት ነው። ሁለተኛ ደግሞ ምግብ ወይም ደግሞ ምግብ የሚሸጡ ወይም ምግብ በመሸጥ የሚተዳደሩ ሰዎች አሉ። እና ምግባቸው ለሰዎች ተደራሽነት እንዲኖረው ወይም ደግሞ ደንበኞቻቸው በምግባቸው ወይም በአገልግሎታቸው እንዲረኩ ለማድረግ ቅመማ ቅመም አስፈላጊ ነገር ነው ብዬ አስባለሁ። እና ከጉዳቱ ስንጀምር ቅመማ ቅመም በሚበዛበት ሰዓት ላይ ለተለያዩ በሽታዎች ለሆድ ህመም እንዲሁም ደግሞ ለጭንቀት ለድብርት ልንጋለጥ እንችላለን። ስለዚህ ቅመማ ቅመም ሲበዛና ሲያንስ እንደ ሰው ፍላጎት ይለያያል። እኔ ግን ቅመማ ቅመም የበዛበት ምግብ እወዳለሁ ለማለት ነው። እና ይሄን ለማለት ነው አመሰግናለሁ

በገበያ ዋጋ መደራደር ትችላለህ? አዎ እችላለሁ ምክንያቱም ደግሞ አንድን ነገር ስንገዛ መደራደር መቻል አለብን ካልተደራደርን ደግሞ ገንዘባችንን በአግባቡ ነው ጥለን የምንመጣው ስለዚህ። መደራደር መቻል አለብን ካልተደራደርን ደግሞ ጉዳቱ እያመዘነ ነው የሚሆነው ገንዘባችንን ባል ከአግባቡ ባልሆነ መንገድ እንደጣልነው ይቆጠራል። ስለዚህ አንድን እቃ ስንገዛ መደራደር መቻል አለብን በገበያ ላይ መደራደር መለማመድም መቻል አለብን። ምክንያቱም ለወደፊትም በገበያው ላይ ልንሳተፍ ስለምንችል በመሸጡ ዙሪያ ማለት ነው። ስለዚህ መከራከር መለማመድ መቻል አለብን ብዬ አስባለሁ። መከራከር ጥቅም አለው። ለምሳሌ ገንዘባችንን ያላግባቡ ከመሄዱ ያስቀርልናል ኢኮኖሚያችንን ከፍ እንዲል ያደርግልናል። ከዚህም በተጨማሪ ደግሞ ጉዳቱ ምንድነው ነው። አንደኛ መግዛት የምንፈልገውን እቃ ልናጣው እንችላለን በመከራከራችን ብዛት ማለት ነው። ስለዚህ መከራከርም ይሁን መደራደር በአግባቡ ቢሆን አስፈላጊ ነው በመጠኑ ማለት ነው። አንዲያውን ደግሞ ልጁ ደግሞ ማትረፍ መቻል አለብህ ሻጩ ማለት ነው። እና እሱን በሚጎዳ መልኩ መደራደር ደግሞ አስፈላጊ ነው ብዬ አላስብም። ስለዚህ ስንደራደርም የሆነ ስንከራከር አስፈላጊነቱ በኖረው መልኩ ቢሆን አሪፍ ነው። ምክንያቱም ስነልቦናው ጉዳትም ሊኖር ይችላል። በሻጩ ላይ እና የስነልቦላ ጉዳት ከማድረሱ በተጨማሪ ደግሞ የተለያየ ገንዘብ ኪሳራ ሊያደርስበት ይችላል። ስለዚህ ስንደራደር ወይም ስንከራከር በአግባቡ ቢሆን አሪፍ ነው ብዬ አስባለሁ። ይህን ለመናገር ነው

በምን ትመገባለህ? ያው ምንም ምንመገበው ምንም አጠራጣሪ ነገር የለውም በእቃ ወይም በሰርቪስ ነው ልንመገብ የምንችለው በመውሰብ ልንመገብ እንችላለን አልፎ አልፎ እና ምንመገበው በእነዚህ ነገሮች ነው። ነገር ግን ሀሳባችንን ሰፋ ስናደርገው። መመገቢያ አይነቶች ምን ምን ናቸው ወይም የመመገቢያ እቃዎች ምን ምን ናቸው ብለን ማየት መቻል አለብን። ከዚህም በተጨማሪ ደግሞ። የመመገቢያ እቃዎችስ በምን አይነት መልኩ ጥንቃቄ ሊደረግላቸው ይገባል የሚለውንም እናያለን። እና ስንጀምር። ጥንቃቄ ብለን ስንጀምር። ለምሳሌ ምንመገብባቸው እቃዎች ሰርቪስ ወይም ደግሞ ከፕላስቲክ የተሰሩ እቃዎች ከቆርቆሮ የተሰሩ እቃዎች ሊሆን ይችላሉ። እንዲሁም ከሞሰብ ሞሰብ ማለት ከሳር የሚሰራ ነው። በጣም ደስ እሚል ዲዛይኑ ቅርጹ እሚያምር አይነት እቃ ነው። እና በሱ ልንመገብ እንችላለን። እና በምን አይነት ጥንቃቄ ነው የሚያስፈልጋቸው የሚለውን ስናይ። አንደኛ ንጽህናቸው ሊጠበቅ ይገባል በትክክል መታጠብ መቻል አለባቸው። ንጽህናቸው ካልተጠበቀ ለተለያየ በሽታ ለባክቴሪያ ለአሜባ እንዲሁም ለጃርዲያ ለተለያዩ ለታስቡ በሽታዎች ልንጋለጥ እንችላለን። ስለዚህ ንጽህናቸውን መጠበቅ መቻል አለበት ብዬ አስባለሁ። ንጽህናቸው ካልተጠበቀ ደግሞ በጣም አደጋ ነው። ስራችንን በአግባቡ ልንሰራ አንችልም ኢኮኖሚ ጉድለት ሊኖር ይችላል። እንዲሁም ደግሞ በህክምና እምናወጣው ወጪ በጣም ከፍ ስለሚል ኢኮኖሚያችንን ያደናግራል ወይም ያደናቅፋል ብዬ ስለማስብ ነው። እና በምን ትመገባለህ? እሚለው ምመገበው ያው እዚህ በፊት በጠቀስኳቸው በሞሰብ ሊሆን ይችላል እንዲሁ ደግሞ በሰርቪስ በቆርቆሮና በሸክላ በተሰሩ ሰርቪሶች ማለት ነው። ይሄን ለማለት ነው አመሰግናለሁ

ፀጉርህን መንከባከብ ትወዳለህ? ፀጉሬን መንከባከብ እወዳለሁ። ምክንያቱም ደግሞ ፀጉር ለሰው ልጅ ውበት አስፈላጊ ነው። እና የሚሰጠን ጥቅምም ይሄ ነው። ለምሳሌ ፀጉር በሚኖርበት ሰዓት ላይ ለምሳሌ በሙቀት ሰዓት ላይ እንደ ጥላ ሊያገለግለን ይችላል ራሳችንን ቀጥተን የፀሀይ ብርሃን እንዳያገኘን ሊያደርግ ይችላል። ከዚህም በተጨማሪ ደግሞ ለሰው ልጅ ውበት ነው። እና ውበቱ እስከመሆኑ ድረስ አንዳንድ ሰዎች ቅርጽ በተለይ ፀጉራቸውን በትክክል ወይም ደግሞ በተለያየ ዲዛይን ሊቀረጹት ይችላሉ ራሳቸው ውበታቸውን መከፍ ለማድረግ ማለት ነው። ከዚህም በተጨማሪ ደግሞ ፀጉራቸውን ሹርባ ሊሰሩት ይችላሉ። ፀጉራቸውን ደግሞ እንደ ሴቶች ወይም ደግሞ ሊያስይዙት ይችላሉ። ይሄ የሚደረገው የራስህን የሆነ የውበት አጠባበቅ አይነት ነው። እና እነዚህን ሁሉ ለማድረግ ፀጉር መኖር መቻል አለበት። ምክንያቱም ፀጉር አንድ የሆነ የሰውነት አካላችን ነው ውበታችንም ነው። እና ፀጉርም መንከባከብ ትወዳለህ? አዎ እወዳለሁ ነው መልሴ። ምክንያቱም ደግሞ እሺ በጣም አጠራጣሪ የማይሆን ነገር ነው ብዬ አስባለሁ። ፀጉርም መንከባከብ የማይወድ ሰው አለም አለ ብዬ አላስብም። እና መላጦች አብዛኛውን ጊዜ ፀጉር አያስፈልግም ብሎ እንደ ቀልድም ሊናገሩ ይችላሉ። ነገር ግን ፀጉር በጣም ጥቅም ያለው ነገር ነው የአካላችን ክፍል ነው። ይሄን ለማለት ነው አመሰግናለሁ

ማር የማይወድ ሰው አለ ብዬ አላስብም ምክንያቱም ደግሞ የሚሰጠው ጥቅም በጣም ላቅ ያለ ነው ለሰው ልጅ በጣም የሚሰጠው ጥቅም ብዙ ነው። ስለዚህ ማር ሚወድ ሰው በጣም ብዙ ነው ብዬ አስባለሁ። እናም ከዚህም በተጨማሪ ደግሞ ማር ጥቅም ሚኖርበትና ማይኖርበት ሁኔታ አለ ጥቅም እርግጥ ጣፋጭ ነው። ብዙን ጊዜ በሰዎች ላይ ተወዳጅነት ሊኖረው ይችላል። ነገር ግን እንደ ወራቶች አይነት ልዩነት ሊፈጥር ይችላል። ለምሳሌ አበባ ሚያብብበት ወቅት አለ። እንዲሁም ደግሞ ከተለያዩ ቦታዎች ደግሞ ማር ሊሰራ ይችላል። ለምሳሌ ማር ብለን ስናየው የተለያየ አይነት ማር አለ። ለምሳሌ የትንኝ ማር ሊኖር ይችላል። እንዲሁም የተለያዩ ደግሞ ቆሻሻ ነፍሳቶች ማር ሊኖር ይችላል የንብ ማር ሊሆን ይችላል። እና አብዛኛው የአለማችን ክፍል ሚጠቀሙ ከንብ ሚሰራ ማር ነው ወይም አበዎችን በመጠቀም ሚሰራ ማር ማለት ነው። እና እነዚህ አበባዎች ደግሞ አብዛኛውን ጊዜ የሚፈነድቁት በጸደይ ወይም ደግሞ ከመስከረም እስከ ህዳር ድረስ ባሉት ወራቶች ነው። እና ማር አብዛኛውን ጊዜ ለመድሃኒትነትም የሚያገለግለው ለጥቅምም የሚውለው በእነዚህ ወቅት የሚሰራው ማር ነው። እና እነዚህን ነገሮች ደግሞ ወይም ደግሞ እነዚህን የማር መዘጋጃ ዘዴዎች መንከባከብ መቻል አለብን። ለምሳሌ አበባዎችን መንከባከብ መቻል አለብን። እንዲሁ ደግሞ ንቦችን ማሩን ሊሰሩልን ሚችሉ ታታሪ ሰራተኞች ንቦች በጣም አስፈላጊ ናቸው። እና እነሱን በእንክብካቤ መያዝ መቻል አለብን ለማለት ነው። ከዚህም በተጨማሪ ደግሞ ሚሰጡን ጥቅሞች ምንድነው? ለጤንነታችን ብዙ አሁን ለምሳሌ ከተለያዩ እጽዋት ስለሆነ ማር ሚሰራው ለመድኃኒትነት ያገለግላል። እና ይሄን ለማለት ነው። ከዚህ ውጪ ምንም መናገር የምችለው ነገር የለም

ለበጎ አድራጎት ሰርተህ ታውቃለህ? ለበጎ አድራጎት አወ ሰርቼ አውቃለሁ። ከዚህ በፊት ማለት ነው። ለምሳሌ ያህል እዚህ አካባቢ ወይም እኛ ትምህርት ቤት ዩኒቨርሲቲያችን ላይ የበጎ አድራጎት የሚሰሩ ድርጅቶች አሉ። ለምሳሌ ዝግባ የሚባለው የህፃናት ማቆያ። የበጎ አድራጎት ድርጅት አለ። እና ከዚህ ብዙን ጊዜ ሰርተን እናውቃለን አገልግልን እናውቃለን። ስለዚህ የበጎ አድራጎት ስራ በጣም ደስ የሚል ነገር ነው። የተቸገሩትን መርዳት። እንዲሁም ደግሞ የተቸገረ ብቻ ሳይሆን ህፃናትን አረጋውያንን መርዳት በበዓል ጊዜ ማገዝ። በበዓል ጊዜ የተለያዩ አሁን ለምሳሌ በጾም ሰዓት ላይ። ከእንትን ለመጾም የሚውሉ ግብአቶችን ማዘጋጀት ይሄ ራሱ አንድ የበጎ አድራጎት ሊሰራ የሚችል ነገር ነው። እና በጎ አራጎት ድርጅቶች በጣም ብዙ አይነት ጥቅሞችን ይሰጣሉ። ከዚህም ውስጥ ደግሞ ሰው ከመርዳት ባለፈ ደግሞ ለራሳችን ለህልውናችን በጣም ጠቃሚ ናቸው። ምክንያቱም ደግሞ ራሳችንን ይሄን ሰርተናል ብለን ራሳችንን እንድናረጋጋና ራሳችንን እንድናዝናና ይጠቅሙናል ማለት ነው። እና ይሄ ብቻ ሳይሆን ደግሞ ብዙ ሁኔታዎች ሊፈጥሩልን ይችላሉ። ለምሳሌ ያህል ደግሞ በየቤተ እምነቱ ደግሞ የሰውን ልጅ የረዳ ያው ልክ እንደሚጸድቅ ተብሎ ይነገራል። እና ይህንን መንፈስም ለማግኘት ሲባል በጣም ጥቅም ይሰጣል። ብዬ አስባለሁ። እና ከዚህም በተጨማሪ ደግሞ ሌላ ከዝግባ የህፃናት ማቆያ ውጭ ሌላ አይነት አሉ። ለምሳሌ ያህል አበይ የሚባል የ የአረጋውያን መርጃ ድርጅት አለ። መቄዶንያ የሚባል አለ። እና እነዚህን በጎ አድራጎት መቀላቀል እፈልጋለሁ። ምክንያቱም ደግሞ ቅድም እንዳልኩት ብዙ አይነት የህሊና ወይም የህልውና የሚሰጡት ጥቅሞች አሉ። ጭንቅላታችን በቃ በመንፈስ እንዲታደስ ያደርጋል። ስለዚህ እነዚህን ከእነዚህ ድርጅቶች ጋር መቀላቀል በጣም አስፈላጊ ነው። እና በመጨረሻ ጠቅልል አድርጌ ስናገር ለበጎ አድራጎት ሰርተህ ታውቃለህ? አዎ አውቃለሁ

በበጋ ወቅት ምን ታደርጋለህ? በበጋ ወት ማደርገው ብዙ ነገር አለ። ከዚህም ውስጥ ደግሞ ለምሳሌ አትክልቶችን ውሃ በማጠጣት መንከባከብ ያው እዚህ አካባቢ ዝናብ አይዘንብም በበጋው እንደሚታወቀው እና በበጋ ወቅት የተለያዩ መስኖችን በመጠቀም አትክልቶችን መንከባከብ አትክልቶችን መትከል እንዲሁም ደግሞ ለምግብነት የደረሱ አትክልቶችን ደግሞ ወደ ተገቢው ሁኔታ በመውሰድ እንክብካቤ ማድረግ። ብዬ ይህን እነዚህን ማድረግ እችላለሁ። እና በበጋ ወቅት ደግሞ የሚያደርጋቸው ነገሮች በብዛት ከእንደዚህ ጋር የተያያዙ ነገሮች ናቸው። ለምሳሌ ያክል አንድ አትክልት ተንከባክበን ለማሳደግ እስከ ሁለት ወር እስከ ሶስት ወር ድረስ ሊፈጅ ይችላል። እና እነዚህን ጊዜያቶች ተጠቅመን በአግባቡ መንከባከብ። እና ጠቅለል አድርጌ ሳይሆን በበጋው ምን ታደርጋለህ? አትክልቶችን እንከባከባለሁ

ምን አይነት ሳሙና ትጠቀማለህ የሚለው ጥያቄ ሽቶ። ሳሙና መጠቀም ደስ ይለኛል ሽታው አሪፍ የሆነ መዓዛው ጥሩ የሆነ ሳሙና መጠቀም ደስ ይለኛል። ነገር ግን ሁሌም ሽቶ ወይም ደግሞ ሽታው ደስ የሚል መዓዛው ጥሩ የሆነ ሳሙና መጠቀም አይቻልም። ለምሳሌ የልብስ ሳሙና ከሻወር ወይም ደግሞ የገላችንን የምንጠቀመው ሳሙና ለየት ያለ ነው። ስለዚህ የሳሙና አይነቶችን መምረጥ ይሄን ታላስፈላጊ ነው ብዬ አላስብም ምክንያቱም ስለሚለያይ ማለት ነው። ልብስ ስናጥብ ሌላ ሳሙና ነው የምንጠቀመው ገላችንን ስንታጠብ ሌላ ሳሙና ነው የምንጠቀመው። ስለዚህ ብዙም ማማረጥ አስፈላጊ ነው ብዬ አላስብም። አንደኛ ሰውነታችን በተለያየ ሳውና ባለመድነው ነው። ቁጥር ለሰውነታችን ጥሩ ላይሆን ይችላል ሰውነታችን ሊቆራረስ ይችላል እንዲሁም ደሞ ሊሰነጣጠቅ ይችላል። ለቆዳችን ጥሩ ላይሆን ይችላል። ስለዚህ ሳሙናን መምረጥ ወይም ደግሞ ማማረጥ ይንጣል ጥሩ ነው ብዬ አላስብም። ሽቶ ሳሙናም ደግሞ ማዘውተር ጥሩ ነው ብዬ አላስበም። ምክንያቱም ግን እንደ እንትን ሆኖ እኔ እወዳለሁ ሽቶ ሳሙና ጉዳቱ እንዳለው ሆኖ ማለት ነው። ስለዚህ ምን አይነት ሳሙና ትጠቀማለህ የሚለው? ሁለቱንም ነው የልብስ ሳሙና እጠቀማለሁ ያው ሽታም የለውም አብዛኛው እና ሸካራ ነው። ሁለተኛ ደግሞ ሽቶ ሳሙና እጠቀማለሁ ለገላዬም

ብዙ ሰነዶች ታዘጋጃለህ? አዎ አዘጋጃለሁ ሰነዶች በጣም አስፈላጊ ነገር ናቸው። ሰነዶችም ብዬ እኔ የተረጎምኩት ወይም ደግሞ እኔ የተረዳሁበት መንገድ ለሌላው አላውቅም። እንጂ ሰነዶች ብዬ የተረጎምኩት እኔ መረጃዎች የሚባሉ ነገር ነው። ብዬ አስባለሁ እና ብዙ መረጃዎችን ማዘጋጀት መቻል አለብን። ለምሳሌ አንድ ነገር በጠፋብን ቁጥር ወይም ደግሞ በተሰረቀን ቁጥር በመረጃ ወይም ደግሞ መረጃን በመያዝ መረጃን መሰረት በማድረግ ልንሰራው እንችላለን። እና ብዙ ሰነዶችን ማዘጋጀት ጠቃሚ ነው ብዬ አስባለሁ። ለምሳሌ አንድ ድርጅት ውስጥ በምንሰራበት ሰዓት ላይ ብዙ አይነት ሰነዶችን ወይም ደግሞ ብዙ አይነት ዶክመንቶችን አዘጋጁ ልንባል እንችላለን። እና እነዚህን ሰነዶች ማዘጋጀት ካልቻልን ከዛ ድርጅት የመስራት እድላችን ወይም የወደፊት የመስራት እድላችን በጣም ዝቅተኛ ነው የሚሆነው። እና ስለዚህ ብዙ ሰነዶችን ማዘጋጀት መልመድ መቻል አለብን። ይህንን ለመነጋገር ነው። እና ብዙ ሰነዶችን እናዘጋች ጥሩ ነው ለማለት ነው አመሰግናለሁ

የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳታ እጠቀማለሁ። ምክንያቱም ደግሞ የሞባይል ዳታ በአሁኑ ሰዓት ወይም በዚህ ዘመናዊ ጊዜ ሞባይል ዳታ መጠቀም አስፈላጊ ነው። የሞባይል ዳታው ነገር ግን ብዙ አይነት ገንዘብ ስለሚያስወጣ ወይም ብዙ አይነት በመጠን በብዙ ገንዘብ ስለሚያስወጣ ዋይፋይ መጠቀም ይመረጣል የሚለው ሀሳብ ውስጥ እኔ እና ግን የሞባይል ዳታ መጠቀም እችላለሁ። ወይም እጠቀማለሁኝ ያው አንድ ሰው ስማርት ፎን ወይም ደግሞ ዘመናዊ ስልክ ያዘ ማለት ኢንተርኔት ወይም የሞባይል ዳታ አይጠቀምም ለማለት ይከብዳል። ስለዚህ እንደ አጠቃላይ እንደ አለማችን ስናየው የሞባይል ዳታ የማይጠቀም ሰው አለ ብዬ አላስብም። ስልክ ይዞ ዘመናዊ ስልክ ይዞ ሞባይል ዳታ የማይጠቀም ሰው አለ ብዬ አላስብም። እና የሞባይል ዳታ ደግሞ መጠቀም አስፈላጊ ነው። ለምሳሌ ብዙ አይነት መረጃዎችን ልናገኝ እንችላለን ከምን ከምን የሚለውን ለምሳሌ ብዙ አይነት ሶሻል ሚዲያዎች አሉ። አንደኛ ፌስቡክ ሊሆን ይችላል በፎቶ መልክ እንዲሁም ደግሞ በጽሁፍ የተለያዩ መረጃዎችን ልናገኝ እንችላለን። እንዲሁም ከቴሌግራም ዋትሳፕ ኢንስታግራም ብዙ አይነት ከሊንክዲን ምናምን የስራ ዜናዎችን ልናይ ወይም መረጃዎችን ልናይ እንችላለን። እና እነዚህን ሁሉ የምንጠቀመው ሞባይል ዳታ በመጠቀም ነው። እና ሞባይል ዳታ ካልተጠቀምን ደግሞ እነዚህን ሁሉ አገልግሎቶች ላናገኝ እንችላለን ለማለት ነው

ስማርት ፎን ትጠቀማለህ? ስማርት ፎን አዎ እጠቀማለሁ ምክንያቱም ደግሞ ያው ተማሪ እኔ ስማርት ፎን አስፈላጊ ነው። ለኔ ስማርት ፎን በሆኑ ሰዓት በጣም ብዙ አይነት ጥቅሞችን ይሰጣል ግን ግን በተጨማሪ ደግሞ ብዙ አይነት ጉዳቶችም አሉት ግን ከመጀመሪያው ከጥቅሙ ስንጀምር። ስማርት ፎን ያለው ጥቅም አንደኛ ነገሮችን በቀላሉ እንድንረዳ ያደርገናል። ብዙ አይነት ነገሮችን ማንበብ እንችላለን በስማርት ፎን ማለት ነው። እንዲሁም በተጨማሪ ነው ብዙ መረጃዎችን ልናገኝ እንችላለን ከተለያዩ ሶሻል ሚዲያዎች። ለምሳሌ ከቴሌግራም ከፌስቡክ ከትዊተር ከኢንስታግራም ከሊንክዲን እንዲሁም ከተለያዩ ከዩቲዩብ ሶሻል ሚዲያዎች የተለያዩ መረጃዎችን ልናገኝ እንችላለን። በስማርትፎን ማለት ነው ስማርትፎን በመጠቀም ማለት ነው። እና ጥቅሞቹ እነዚህን ይመስላሉ። ነገር ግን ጉዳቶቹ ጋር ስናየው። አንደኛ የሰው ልጅ ብዙ አይነት የብልግና ስራዎችን ሊሰራበት ይችላል። ስማርት ፎንን ሰው ሊዘልፍበት ይችላል ሰው ሊሳደብበት ይችላል። እንዲሁም ደግሞ ሰውም ሊዘርፍበት ይችላል። ያው አሁን ጊዜ የዲጂታል ስራዎች በብዙበት ሰዓት ላይ የዲጂታል ሁኔታዎች ስላሉ። በዲጂታል ወይም ደግሞ በአውታር መረብ አማካኝነት ወይም በኢንተርኔት በመጠቀም የተለያዩ ባንኮችን ሊዘርፉ ወይም ሊጠልፉ ይችላሉ። እና በዚህን ሰዓት ጉዳት ያደርሳል የሰው ልጅ ንብረት ላይ ጉዳት ያደርሳል። እና ጉዳቱ ይህንን ይመስላል። ጥቅምም የሆነ ጉዳት አለው። የራሱን የሆነ እና ጠቅለል ስናደርገው። ስማርት ፎን ትጠቀማለህ አዎ እጠቀማለሁ

ምን አይነት ዳቦ ትወዳለህ? እኔ የምወደው የዳቦ አይነት ምንድነው? ለስላሳ የሆነ በከለር ደግሞ ቢጫ የሆነ ዳቦ ደስ ይለኛል ምክንያቱም ደግሞ ያው ለእይታ በጣም አሪፍና ማራኪ ስለሚሆን። ዳቦ ቢጫ ወይም ደግሞ ለስላሳ ቢሆን ደስ ይለኛል ይሄንን ነው ልለው የምችለው ምን አይነት ዳቦ ትወዳለህ ለሚለው? እና ዳቦ ደግሞ ብዙ አይነት ዳቦ አለ አንደኛ ደረቅ ዳቦ አለ እንደ ኬክ አይነት ማለት ነው። ሁለተኛ ደግሞ በጣም ለስላሳ የሆነ ሶፍት የሆነ ዳቦ አለ። እና እነዚህን ዳቦዎች በማማረጥ መመገብ ይቻላል። በመመገብ ደግሞ ጤንነታችን መጠበቅ ወይም ደግሞ ከረሃብ ነፃ መውጣት ይቻላል። አመሰግናለሁ

በእጅ የሚሰራ ስራ ታደርጋለህ በእጅ የሚሰራ ስራ ለመዘርዘር ያህል ለምሳሌ የተለያዩ ቅርጻ ቅርጽ ስራዎችን ሊሆን ይችላል የህደ የህደ ጥበብ ስራዎችን ሊሆን ይችላል እነሱንም በእጅ የሚሰራ። ለማለት ነው የተፈለገው እና በእጅ የሚሰራ ስራ ታደርጋለህ አዎ አደርጋለሁ።